የጨረቃ ብርሃን ትወዳለህ? ብለህ ለጠየከኝ ጥያቄ አዎ የጨረቃ ብርሃን እወዳለሁኝ። ያው ጨረቃ ብርሃን ስትወጣ በደንብ ደስ ይላል ጨለማ ከሚሆን የጨረቃ ብርሃኖችን እያየን በጨረቃ ብርሃኖች ውስጥ ስላናን ይሻላል። ለምሳሌ ጨረቃ ላይ ሆነህ ወይም ማታ ማታ ከፍቅረኛ ጋር ለመዝናናት እንደውም ከጓደኞችህ ጋር ፈታ ለማለት ጨረቃ ሲኖር በጣም አሪፍ ነገር ነው። ስለዚህ የጨረቃ ብርሃን እወዳለሁኝ።

ምን አይነት ስልክ ትጠቀማለህ? ብለህ ለጠየከኝ ጥያቄ ያው የምትጠቀመው ስማርት ስልኮችን ነው የምትጠቀመው ስማርት ስልኮችን ነው የምትጠቀምበት። ምክንያትም ያው በአሁን ባለንበት ሰዓት ላይ ስማርት ስልኮች ያስፈልጉናል ምክንያቱም ያው ያለንበት ሁኔታ ለስማርት ስልክ ለስማርት ስልኮች ምቹ ስላልሆነ ቦታ ነው። ሁኔታውም በቃ ለስመርት ስልኮች መጠቀም ግዴታ የሚሆንበት ሰዓት ላይ ስላለኝ ስመርት ስልኮችን ነው። የምጠቀመው

ምንጣፍ ላይ ትቀመጣለህ፤ ለጠየከኝ ጥያቄ፤ አዎ፣ ምንጣፍ ላይ እቀመጣለው፤ ምንጣፍ ላይ የምቀመጥበት ምክንያትም፣ ያው ምንጣፍ ላይ ስትቀመጥ ደስ ስለሚል፤ ቤታችንም ምንጣፍ ስላለው ምንጣፍ ላይ እቀመጣለሁኝ፤ ለምሳሌ የሆነ አንዳንድ ነገሮችን ስሰራ፣ ስጸልይ፣ አንዳንድ ነገሮች ሳነብ፤ ሌላ ሌላ ነገሮችን ስሰራ፤ ምንጣፍ ላይ እቀመጣለሁ፤ ምንጣፍ ላይ መቀመጤ ደግሞ በጣም አሪፍ ነገር ስለሆነ፣ እዚያ ላይ እቀመጣለሁ ማለት ነው፤

ጥም ታቆየለህ ብለህ ለጠየከኝ ጥየቄ አዎ ጥም እቆያለሁ ጥሜን ቶሎ አልላጭም የው የማልላጭበት ምክንያት በሃይማኖታችን ጽም ማሰደግ ሱና ነው ሱና ከመሆኑ አንፃር ጽም ብዙ ጊዜ እቆያለሁኝ ጽም ማሳደግ ያው ከሚወደድ እና ደስ ከሚሉ ሱናዎች ስለሆነ በእኛ እስሊምና ማለት ነው። ስለዚህ ጽም አቆያለሁ አልቆረጥም ማለት ነው።

ከልጅነትህ የምትዘክረው ነገር አለ ብለህ ለጠየከኝ ጥያቄ? ከልጅነቴ እንኳን የምዘክረው ነገር የለኝም። ያው ቤተሰቦች ስለሆኑ ብዙ ጊዜ የሚዘክሩ እዚህ ከምናምን የሚያደርስ ነገር። ለሰው ነገሮች ስላሉ። እኔ ከልጅነቴ ጀምሮ የምዘክረው ነገር የለኝም። ዛሬ ላይ ግን ብዙ ዝክሮችን እዘክራለሁ ፈጣሪ የሚያቃርቡ ነገሮች ላይ። እሱ ላይ ትኩረት ስለማደርግ ሪስኮችን እጠቀማለሁ እነሱን ነገሮች እዘክራለው ማለት ነው። እንጂ በህፃንነቴ በልጅነቴ ዝክሮችን አልዘክርም